እሽ ወደ መናፈሻ ምን ያህል ጊዜ ትሄዳለህ ይላል ጥያቄው? እንግዲህ ወደ መናፈሻ በወር አንድ ጊዜ። በወር ሶስት አራት ጊዜም እሄዳለሁ። ሚኒመም ሁለት ሄዳለው ይሄ ማለት ወደ መናፋሻ በሚሄድበት ሰዓት ሙሉ ቀኔን ለመናፈሻ ወይም ደግሞ ለመዝናኛ ብዬ ብቻ ላይሆን እችላለሁ የሚሄደው። እዛ ሲሄድ ይሄ ኮስት ወይም ደግሞ ወጪን ያማከለ መንገድ። ይሄ ማለት አየር ንብረቱን ብቻ ወስጄ ለመመለስ። ሁለተኛ ደግሞ ከሰው ጋር ከሆነ። ያንን ግንኙነት ፈልጌው ተናፍሼ በዛውም ከሰዎች ጋር አውርቼ ኮሚኒኬት አድርጌ ለመመለሽ። ቢያንስ በወር ሁለት ጊዜ እሄዳለሁ እና ከዛ በላይ እሄዳለሁ በወር ሁለት ጊዜ እና ከዚያ በላይ ማለት ነው። እንደ አጠቃላይ እኔ መናፈርሻ የሚያስደስተኝ ወይም ደግሞ ሁልጊዜ መናፈሻ ሄጅ የምደሰት አይነሳው ሰው አይደለሁም። ያው የየራስ ባህሪ ያስፈልገዋል እና ማለት ነው። እንደዛ ሳልሆን በቤቶች የሆነ የኔ መናፈስ ቤት ውስጥ ወረቀትና እስኪ ብርቱ ይዤ ከጻፍኩኝ እኔ እንደ ትልቅ መናፈሻ ነው የምቆጥረው ማለት ነው። ግን ያን ስል አረንጓዴ ቦታ በቃ ሰው በጣም ብዛት ሰው የማይገኝበት እርጫ ሆኖ አረንጓዴ የሆነ ቦታ በጣም ያስደስተኛል። በህይወቴ እና እዛ ቦታ ሄጄ እረፍት ማድረግ በጣም እፈልጋለሁ እወዳለሁ እሄዳለሁም አደርጋለሁ። ያ ቦታ የት ነው ከተባለ? ላይክ እንደ ቤተክርስቲያን አካባቢ። እንዲሁም ደግሞ በቃ አረንጓዴ የበዛባቸው ብዙ ሰዎች የማይገኙባቸው ቦታዎች አሉ። እና ተፈጥሮና ራስ ብቻ የምትገናኝባቸው እንደነዚህ አይነት ቦታዎች ላይ መገኘት እወዳለሁ ያስደስተኛል። ከዛ ውጪ ሌላ ቦታ ተገኝቼ ወይም ደግሞ ፕሮግራም ይዤ አቅጄ መናፈሻ በየሳምንቱ በየሳምንቱ ሁለት ጊዜ ምናምን መሄድ አይደለሁም።